ቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ለሚለው? እኔ የቴክኖሎጂ ችግር ብዙ ጊዜ አያጋጥመኝም ግን ሲያጋጥመኝ ምንድነው የማደርገው? አንደኛ አነባለሁ። አሁን ዛሬ እንግዲህ እግዚአብሔር ይመስገን ዘመኑ የቴክኖሎጂ ዘመን ነው። ኤአይ መጥቷል ብዙ እውቀት አለ ቻት ጂፒቲ አለ። ምንድነው ደግሞ አለ ብዙ ነገሮች ስላሉ። ጄሚና አለ። የተለያዩ ነገሮች ስላሉ አነባለሁ ራሴን አዘጋጃለሁ። በምችለው መጠን ምላሽ ለመስጠት እሞክራለሁ ለምሳሌ ቤቴ እንኳን አሁን ዕስቶፍ ሲበላሽ ባለቤቴ ምስክር ነች። ራሴ ነኝ ምሰራው። በምጣድ ሲበላሽ እኔና እሷን ነን የምንሰራው በተለይ እኔ ነኝ የምሰራው። እና ያው ቴክኖሎጂ በተቻለ መጠን ምላሽ እንሰጣለን። ዋይፋይ አልሰራ ሲለኝ ያው ደውዬም ወይም ደግሞ በእንትንም በሰፗርትም ጠይቄ እንትን እላለሁ። ያው እየተነጋገርኩ ኮምኒኬት እያደረኩኝ አስተካክላለሁ። ለምሳሌ እኔ አሁን በምሰራበት ወቅት ሰፗርት ኦፊሰር ሆኜ ሰፗርት ሄድ ሁኝ ስሰራ። አንዳንድ ነገሮች ሲበላሹ ፈጣን ምላሽ ለልጆቹ እዛ የምሰጠው እኔ ነኝ ቶሎ ብዬ ከባለቤቱ ጋር በማገናኘት። ቶሎ ፈጣን ምላሽ እንዲያገኙና ስራ እንዲሰራ ያንን ስለለመድኩ ለምሳሌ ፎቶ ኮፒ ማሽን ይበላሽብናል። እና ምንድነው ማርገው ስልኮችን እፈልግና እደውላለሁ ለሚሰሩ ሰዎች ለሚጠግኑ ሰዎች ቀጠሮ ይዘው አሲዝና። እነሱን ሲመጡ አሰርቼ አካውንታቸውን ለስራ አስኪያጁ በመስጠት በሞባይል ባንኪንግ ገንዘብ እንዲተላለፍላቸው አድርጌ አዘጋጃለሁ ማለት ነው። እና በአስተዳደርም ስራ በኩል ስለሰራሁኝ ምን እንደሚደረግ ብዙ ልምድ እያካበትኩኝ ከጊዜ ወደ ጊዜ መጥቻለሁ ማለት ነው። እና የቴክኒክ ጉዳይ ወይም የቴክኖሎጂ ጉዳይ ሲያጋጥመኝ በአብዛኛው ምንድነው የማደርገው? አንብቤ ጠይቄ በራሴ ምላሽ ለመስጠት እሞክራለሁ። ከዛ ደግሞ አንብቤና ጠይቄ ምላሽ መስጠት ያልቻልኩትን ደግሞ ወደ እንትን ማድረግ። ከዛ ሰው ሰው አውትሶርስ በማድረግ ወይም ደግሞ የሰውን እውቀት የሰውን ክህሎት የሰውን ጊዜ በመግዛት ሰርቪስ በመግዛት አገልግሎት በመግዛት ያንን ነገር ተደራሽ እሆናለሁ ማለት ነው ተጠቃሚ እሆናለሁ። ስለዚህ በዛ በኩል ብዙ ችግር አይገጥመኝም። እንዲሁም ደግሞ ቢዝነስ ካርዶቻቸውን እይዛለሁ ወይም ደግሞ ሶሻል ሚዲያ ላይ ገብቼ ጥገና አገልግሎት የሚሰጡ ሰዎችንም እስከመጠየቅ ድረስ የሄድኩባቸው ጊዜዎች አሉ። እና ወይም ደግሞ እዛው ኦንላይን ላይም ኀልፕ እንዲያደርጉኝ የማደርግበት ሁኔታ አለ። ያን ያን ያን ዘዴዎች እጠቀማለሁ ማለት ነው እና በተቻለ መጠን እንግዲህ እንደዚህ ነው የማደርገው። ስለዚህ ሁል ጊዜ ይህንን ነገር ለመስራት ዝግጅነት ያስፈልጋል ብዬ አምናለሁ። መሳሪያዎቻችን ለምሳሌ ቴሌፎን ሊሆን ይችላል የባለቤቴ ስልክ አሁን በቅርቡ አስቸገረ። ልንከፍተው ስንል ግግም አለ። እና ወስጄ ሰፈራችን የሚጠግን ሰው አጋጣሚ አስተውዬ አይቼ ነበር የት አካባቢ እንዳለ። ድሮ ራቅ ብለን የሄደን ነበር እንደዚህ አይነት አገልግሎት የምናገኘው። አሁን ግን በቅርባችን አገልግሎቱ ስለተገኘ። ሄድ ብዬ መጠቀም ችያለሁ። እና በቅርቡ አገልግሎቱን አግኝቼ ቶሎ ምላሽ መስጠት ችያለሁ። የቴክኒክ አገልግሎት እንድታገኝ ባለቤቴ ስራዋን በአግባቡ እንድትቀጥል ለማድረግ ችያለሁ ማለት ነው። እና እንዲ አይነት ነገሮች በጣም ጠቃሚ ናቸው ብዬ አምናለሁ። በነገራችን ላይ እና በጣም መስራት ያለብን ጉዳይ ነው። መስራት ያለበት ጉዳይ ነው። ያንን ነገር ማድረግ አለብን እያንዳንዳችን ስለዚህ ዝግጁነት ያስፈልጋል። ቆራጥነት ያስፈልጋል መሰጠት ያስፈልጋል። ቶሎ ምላሽ ለመስጠት አእምሮአችንን ዝግጁ ማረግ ያስፈልጋል። ልባችንን ክፍት ማድረግ ያስፈልጋል እና እንደዛ ካደረግን በቀላሉ ስራውን የመወጣት ሂደቱን ማከናወን ለእኛ ቀላል ነው የሚሆነው። ስራውን በማከናወን ሂደት የሚገጥመን ችግር የጎላ አይሆንም። ስለዚህ በትቻ

ምኞትህ ምንድነው? የስራ ምኞቶችህ ምንድን ናቸው ለሚለው። እኔ በስራ አቅጣጫ ያው ትልቅ ገቢ ያለው ስራ እፈልጋለሁ እውነቱን ለመናገር በዚህ ነገር እኔ አልደራደርም። ትልቅ ገቢ ያስፈልገኛል ብዙ ልጆች ነው ያሉኝ አራት ልጆች ነው ያሉኝ። ብዙ ፍላጎት አላቸው። መብላት ይፈልጋሉ መጠጣት ይፈልጋሉ መልበስ ይፈልጋሉ መማር ይፈልጋሉ መዝናናት ይፈልጋሉ። እና በስራ ምኞት አንፃር እኔ ልጆቼን ለማሳደግ የሚጠቅም ስራ እፈልጋለሁ። እርግጥ ምንድነው እግዚአብሔር የሚከብርበት መሆን አለበት። ሰዎች ደግሞ የሚባረኩበት መሆን አለበት ለኔ ብቻ ለኔ ቤት ብቻ የሚያበላና የሚያጠጣ መሆን የለበትም። ለሌሎች ልጆች ለሌሎች እናቶች ለሌሎች አባቶች የሚተርፍ መሆን አለበት ብዬ አምናለሁ። እግዚአብሔር ይባርከኛል ትልቅ ስራ ነው የምፈልገው። እኔ እውነቱን ለመናገር የአንድ ድርጅት የትልቅ ድርጅት ባለቤት ወይም የብዙ እህትማማች ድርጅቶች። የቢዝነስ ተቋማት ባለቤት መሆን ለምሳሌ እኔ በስራ ያለኝ ራዕይ ከጠየከኝ ትምህርት ቤት መክፈት እፈልጋለሁ። የራሴ ትምህርት ቤት እንዲኖረኝ ከኬጂ ጀምሮ ቀስ በቀስ አንደኛ ክፍል ሁለተኛ ክፍል እያለ እስከ ስምንት እያለ እስከ አስር እያለ እስከ አስራ ሁለት እያለ የሚያድግ ትምህርት ቤት ከዛ እስከ ኮሌጅ ብሎ እስከ ዩኒቨርሲቲ ድረስ የሚያድግ ትምህርት ቤት መመስረት ነው የምፈልገው። ያው አሁን ብዙ ትልቅ ስራ ነው ብዙ ስራ ነው። እና ትምህርት ቤት እንዲኖረኝ እፈልጋለሁ። አስተማሪዎች ቀጥሬ የትምህርት ቤት ባለሙያዎች የትምህርት አመራር የትምህርት ባለሙያዎች ቀጥሬ እያሰራሁ ትልቅ ደሞዝ እያገኝ ማለት እያገኙ ትምህርት ቤቱም ትልቅ ስምና ዝና ያለው። ብዙ የተማረ ትውልድ ነገ ጠቅላይ ሚኒስትር የሚሆን ነገ ሀገር የሚመራ ሚኒስትር የሚሆን ነገ የቤተክርስቲያን መሪ የሚሆን ነገ የወረዳ የክፍለ ከተማ የቀበሌ የዞን መሪ የሚሆን ነገ የትልልቅ ተቋማት መሪዎች የሚሆኑ ነገ ትልልቅ ስራ የሚሰሩ ሰዎች። ከእኔ ትምህርት ቤት ትልልቅ የእምነት ሰዎች ትልልቅ የለውጥ ሰዎች ከእኔ ትምህርት ቤት እንዲወጡ እፈልጋለሁ በስራ በኩል ያለኝ ራዕይ። ይሄ ነው በሌላ በኩል ደግሞ በግብርና ላይ ኢንቨስት ማድረግ እፈልጋለሁ። ግብርና የግብርና ምርቶች እህል አትክልት ፍራፍሬ ደግሞ የግብርና ውጤቶች የሚባሉ ቆዳ ወተት ስጋ በግብርና ውስጥ ያሉ ማር ቅቤ አይብ የተለያዩ አይነት ምርቶች የሚያመርት ተቋም ግብርና እና አግሮ ኢንዱስትሪን አብሮ አስተሳስሮ የያዘ ተቋም እንዲኖረኝ እፈልጋለሁ። ፋብሪካ ትልቅ ፋብሪካ ግብርና ግብርና ምርቶችን እና ደግሞ ትልቅ ገበያ እንደ ሱፐር ማርኬት ያለህ የግብርና ምርቶች የሚሸጥ የሚያስተዋውቅ እንዲህ አይነት የስራ እይታዎች አሉኝ። ከማምረት እስከ አቀናብሮ ለገበያ እስከማቅረብ ድረስ የተለያዩ እሴቶች የሚጨመሩበት ብዙ ሰራተኞች እንጀራ የሚበሉበት ስራ የሚሰሩበት ተቋም ተቋም እንዲመሰረት እፈልጋለሁ። ብዙ ተማሪ ተማሪዎች የሚያፈራ የትምህርት ተቋም መመስረት እፈልጋለሁ። ከኬጂ ጀምሮ እስከ ዩኒቨርሲቲ እስከ ፒኤችዲ ድረስ የሚያስተምር ተቋም መመስረት እፈልጋለሁ። እግዚአብሔር ይረዳኛል። እና ይሄ አላማ አለኝ በተለይ በተቋም ደረጃ ደግሞ ከእምነት እስከ ሳይንስ የሚያስተምር ከእምነት ትምህርት በተለይ የእምነት ትምህርት ደግሞ ወንጌል የሚሰብኩ ሰዎች ከአካባቢ እስከ አለም አቀፍ ድረስ የሚዘረጉ የሚሄዱ ሚሽነሪዎች ወንጌል ያልደረሰበት ቦታ ሄደው ወንጌል የሚሰብኩ የመጽሐፍ ቅዱስ ትምህርት ቤቶች የመክፈት ከፍተኛ የሆነ ፍላጎትና አላማ አለኝ። ይሄ እንግዲህ በእኔ አቅም የሚሆን አይደለም እግዚአብሔር ይረዳኛል አሳካዋለሁ ብዬ የማስበው ነው። በሌላ በኩል ልጆቼ ባላቸው የትምህርት ትምህርትን ከግብ የማድረስ አላማ በማንኛውም ረገድ እስከመጨረሻው እንዲማሩ ከጎናቸው እቆማለሁ ከባለቤቴና ከልጆቼ ጎን እቆማለሁ ማለት ነው። እና

ገንዘብ ትቆጥባለህ ወይ? ለሚለው ጥያቄ በጣም ጥሩ ጥያቄ ነው። በእውነት አሁን የተጠየኩት ከሌሎች ጥያቄዎች አንፃር ሳየው በጣም አንገብጋቢ ነው። በእኛ ቤት ገንዘብ ብዙ ጊዜ አንቆጥብም። ምንድነው? ባለቤቴም አትወድም ገንዘብ መቆጠብ። እንጂ እኔ በርግጥ እኔ አሁን ማስተርስ ዲግሪ ስማር ራሴ ከፍዬ ነው የተማርኩት ለኔ ቀላል አልነበረም። አንድ ሺህ ብር እያገኘው አምስት መቶ ከፍሎ መማር። እንደው የእግዚአብሔር እርዳታ ነው። በጣም ለማደግ ካለኝ ፍላጎት ነው። እና አምስት መቶ ብር እየከፈልኩ በአንድ በአንድ ክሬዲት አወር አምስት መቶ ብር እየከፈልኩ ነው የተማርኩት። እና በአንድ ሴሚስተር እስከ አስር ክሬዲት አወር እንግዲህ አምስት ሺህ ብር አካባቢ እከፍላለሁ ማለት ነው። ከየት አምጥቼ እከፍላለሁ በሴሚስተር ይሄን ያህል? ገንዘብ ካልቆጠብኩ በስተቀር። ይሄን ደህና የነበረኝን የቁጠባ ልምምድ ሳገባ አጣሁት። ሳገባ ካጣሁት አንድ ትልቅ ነገር መካከል እሱ ነው። እንግዲህ እንግዲህ ደግነቱ እግዚአብሔር ብዙ ነገር ሰጥቶናል። ባናጠራቅምም እግዚአብሔር ይረዳናል። ነገር ግን ለዛሬ ይጠቅመን ነበር። እንደዚህ አንገላታም ነበር እና ብዙ ስራም ደግሞ እንሰራበት ነበር። እውነቱን ለመናገር ያው ዞሮ ዞሮ እግዚአብሔር በምህረቱ ባለጠጋ ነው። ከወደደንም ከታላቅ ፍቅሩ የተነሳ ከክርስቶስ ጋር ህይወትን ሰጥቶናል። እንደ ሚለው እንደ እግዚአብሔር ቃል አምናለሁ። ስለዚህ ገንዘብ መቆጠብ በጣም አስፈላጊ ነገር ነው። ነገር ግን ብዙ ጊዜ ሰዎች ደግሞ ያው መቆጠብ አይፈልጉም። ለምን እንደሆነ ባይገባኝም። እስቲ ሚስቴን ኢንተርቪው አደርጋታለሁ ለምንድነው መቆጠብ? ማትወጂው አሁን እንኳን ልክ ነው። በቂ ገቢም የለንም። ከምኑ ላይ ምኑን እንቆጥበዋለን? በፊት ግን ቁጠባ አትወድም ነበር። እንደዛም ሆኖ ሶፋ ገዝተናል እንደዛም ሆኖ ፍሪጅ ገዝተናል። እንደዛም ሆኖ ቴሌቪዥን ገዝተናል እንደዛም ሆኖ የቤት እቃ አሟልተናል። እግዚአብሔር ይመስገን መቼም በጣም ነው የምናመሰግነው እግዚአብሔርን። ነገም ደግሞ የምስጋና ቀናችን ነው። በደንብ ነው የምናመሰግነው አሜን። እና በተቻለ መጠን ገንዘብ መቆጠብ ያስፈልጋል። ለምን? መቆጠብ ለመቆጠብ ሳይሆን መቆጠብ መዋለ ንዋያችንን አፍስሰን ኢንቨስት አድርገን ተመላሽ ገንዘብ ለማግኘት ነው። እና ልጆች ለምሳሌ አያውቁም መጽሐፍ ይቀዳሉ። መጽሐፍ ይቀዳሉ። አሁን ለምሳሌ ኢያሱ የሚባለው ልጄ መጽሐፍ ይቀዳል እሱ አሁን ከገንዘብ ቁጠባ ጋር አብሮ ማይሄድ ሀሳብ ነው። አብሮ ማይሄድ ሀሳብ ነው። ስለዚህ ገንዘባችንን መቆጠብ አንችልም። መጽሐፍቶች ያሉንም መጽሐፎች በአግባቡ ካልተጠቀምን ገንዘቡ ወደ የት ሽፍት ያደርጋል። መጽሐፍ ለመግዛት ግዛልን በሚሉ ጊዜ ካላነበቡ ደግሞ ያው አያድጉም። አእምሮአቸው አይሰፋም። የአእምሮአቸው ስፋት የሚወሰነው በሚያነቡት መጽሐፍ ብዛት ነው። እና በሚረዱት ልክ ነው። ስለዚህ በደንብ እንዲያነቡ ማድረግ ያስፈልጋል አንባቢ ትውልድ መፍጠር አለብን። ያ ደግሞ ከቤታችን መጀመር አለበት። ስለዚህ ያ እንደማድረግ ገንዘብ ቁጠባ ገንዘብ ከቆጠብን መጽሐፍት በአግባቡ በእጃችን ያሉትን መጽሐፍቶች ከተጠቀምን ገንዘብ እንቆጥባለን ማለት ነው። ዝም ብለን አንጠቀምም ማለት ነው። እና በተቻለ መጠን እንደዛ ነው መሆን ያለበት። ስንሰራ ባለው ነገር ላይ በተቻለ መጠን ገንዘብ ቁጠባ የሚለው ሀሳብ ገዢ ነው። ገንዘብ ካልተቆጠበ ሊሆን አይችልም። እና ገንዘባችንን ቆጥበን መጠቀም መቻል አለብን። ገንዘብ ተቆጥቦ በምንጠቀምበት ጊዜ በአጠቃላይ ያለው ነገር ምንድነው? የቁጠባ ሁኔታ ለነገው ገንዘባችን ተጠራቅሞ አንድ ትልቅ ነገር እንዲሰራ ኢንቨስትመንት ላይ እንዲውል አክሲዮን ላይ እንዲውል ካፒታል ካፒታል እናገኛለን። ለምንሰራው ስራ ማለት ነው። ስለዚህ ካፒታል ያለው ሰው ደግሞ በቀላሉ ያሰበውን ስራ ለማሳካት መነሻ የሚሆን ሀብት አለው ማለት ነው። ስለዚህ ገንዘብ መቆጠብ በጣም አስፈላጊ ነው። ገንዘብ ለመቆጠብ ቤታችን ውስጥ በእጃችን ላይ ያሉትን ሀብቶች በአግባቡ መጠቀም። ለዛሬው ኑሯችን ለዛሬው ህይወታችን እነሱን መጠቀም አለማባከን የቅንጦት ኑሮ መቀነስ መሰረታዊ ፍላጎቶች ላይ ማተኮር።

የቀን መቁጠሪያ ትጠቀማለህ ወይ? ብሎ ለተጠየኩት ጥያቄ በአጭሩ የቀን መቅጠሪያ እጠቀማለሁ። በተለይ ደግሞ የሞባይል አፕሊኬሽኔ ላይ ያለውን 'ካላንደር' እጠቀማለሁ። በርግጥ ይሄ የቀን መቁጠሪያ እኔ አፕሊኬሽን ላይ ያለው ሞባይሌ ላይ ያለው የቀን መቁጠሪያ የ'ግሪጎሪያን ካላንደር' ወይም ደግሞ የፈረንጆቹ የቀን መቁጠሪያ በመባል ነው የሚታወቀው። በሚል ነው የሚታወቀው። እኔ ግን እሱ ብቻ አይበቃኝም። የሀገራችንን ሁለት መቁጠሪያ ነው አሁን እንደ ሀበሻ እኛ እዚህ ያለን 'አድቫንቴጅ' ምንድነው አንዱ ሁለት የቀን መቁጠሪያ ነው የምንጠቀመው። አይደለ እንዴ? ሁለት የቀን መቁጠሪያዎች ነው የምንጠቀመው። አንዱ የ'ግሪጎሪያን ካላንደር' እዚህ ሞባይል አፕሊኬሽናችን ላይ ያለው የፈረንጆቹ አቆጣጠር እንለዋለን እኛ። ሌላኛው ደግሞ የቀን መቁጠሪያ የ እንትን ነው ምንድነው ስሙ የ የኢትዮጵያ ቀን መቁጠሪያ የሀበሻን 'ካላንደር' የሀበሻ 'ካላንደር' ወይም የሀበሻ ቀን መቁጠሪያ እና እኔ ሁለቱንም ነው የምጠቀመው። በስነ ስርዓት ነው የምጠቀመው። ለምን ለምን ትጠቀመዋለህ ተብዬ ከተጠየኩ ለምሳሌ አንድአንድ ጊዜዎች ወይም 'ኢቨንት' የሚባሉት ማለት ነው ወቅቶች ለምሳሌ በወር ውስጥ ምን ያህል የ'ካላንደር' የሚዘጋቸው የስራ በዓላት ወይም በ'ካላንደር' ላይ ዝግ እንደሆኑ የሚታወቁ የስራ ቀናት አሉ። እንዲህ እንዲህ ማለት አንድአንድ ነገሮች ቀጠሮ ስይዝ እንደገና ደግሞ የሆነ ነገር 'ፕላን' ሳደርግ የሆነ ነገር ሳቅድ እንደዛ በዛ ጊዜ የቀን መቁጠሪያዎችን እጠቀማለሁ። በጣም የሚገርመው ነገር የኢትዮጵያ የቀን መቁጠሪያ ከሃይማኖታዊ በዓሎች ጋር በእጅጉ የተሳሰረ መሆኑ ሁል ጊዜም ያስገርመኛል። ከመስከረም አንድ ጀምሮ እንግዲህ መስከረም አንድ መስከረም አንድ በዓል ነው። መስከረም አንድ በዓል ነው። የ እንቁጣጣሽ ይባላል። እንቁጣጣሽ እንኳን ደህና መጣሽ ብለው ሰው የሚያከብረው እንግዲህ የዘመን መለወጫ በዓል ነው። 'ካላንደሩም' መጀመሪያው ቀን ጀምሮ ይዘጋዋል ማለት ነው። መስከረም አንድ የኢትዮጵያ አዲስ አመት የመጀመሪያ ቀን ነው ብሎ ከስራ ዝግ ነው በዓል ነው። በዚህ በዚህ ሀገር ውስጥ ያለ ሃይማኖትና ብሄር ሳይለየው ሁሉም ሰው ያንን ቀን እንደ ኢትዮጵያ የዘመን መለወጫ ያከብረዋል ማለት ነው። እና ያን ቀን እኛ አሁን በ'ካላንደር' ነው የምናውቀው። አንድአንድ ጊዜ ጳጉሜ ኢትዮጵያ ውስጥ በአራት አመት አንድ ጊዜ ስድስት ቀን የምትሆንበት አለ። ያንን አሁን በ'ካላንደር' ነው እኛ የምናውቀው። በአራት አመት በአራት አመት ይቀያየራል እሱ ነገር። እና አራት አመቱ መድረሱን የምናውቀው በ'ካላንደር' ነው። 'ሀበቅቴ' የሚባል ነገር አለ በግእዝ። የቀን መቁጠሪያ ማለት ነው። 'ባህረ ሀሳብ' የሚባል ነገር አለ ይሄንን ቀመሩን የሚሰሩበት የቀን መቁጠሪያውን ምን ምን ቀን በዓላት እንደሚውሉ በተለይ ከሃይማኖታዊ በዓል ጋር ከኦርቶዶክስ ተዋህዶ ቤተክርስቲያን የ ጋር በጣም የሀገሪቱ ታሪክ የተያያዘ ስለሆነ በዛ በኩል ቀሳውስቱ ወይም ደግሞ ያንን የባህር ሀሳቡን ቀመር የሚያውቁ ሰዎች ሰርተውት ሂሳቡን አውጥተው አውርደውት ቀመሩ በየጊዜው ይታወቃል ማለት ነው። በየአራት አመቱ የሚመጣው ቀመር ይታወቃል ማለት ነው። እና የ የአመቱን ይሰሩታል። ከዛ መስከረም አንድ ቀን ወይም በዋዜማው ጳጉሜ አምስት ወይም ጳጉሜ በስድስት ቀን ያውጁታል። እና እንደዚህ ነው አመቱ እንደዚህ ነው ይላሉ። ያው በአንድ መስከረም አንድ የዘመን መለወጫ መስከረም አምስት ማነው መስከረም አስራ ሰባት የመስቀል በዓል ደመራ መስከረም አስራ ስድስት ይውላሉ። መስከረም አስራ ሰባት የመስቀል በዓል እያሉ እያሉ በየወሩ ያሉትን ህዝባዊ በዓላት እና እንደገና ያው ሀገር አቀፍ የሆኑ በዓላትን

ሌሎችን ታበረታታለህ ወይ ለሚለው ጥያቄ? ሌሎችን እኔ በጣም ነው ማበረታታው ለምሳሌ ልጄን ሳሙየልን በትምህርቱ አንደኛ እንዲወጣ አበረታታዋለሁ። እመክረዋለሁ መጽሐፍ አንብብ እያልኩኝ በጣም ነው ማበረታታው። እመክረዋለሁ ወደ ውጪ አትዞሩ አትሂድ። ጊዜው ክፉ ነው ቤትህ ቁጭ ብለህ ሊቅ መሆን ትችላለህ አንብብ ጠይቅ። እኔንም ጠይቀኝ እናትህንም ጠይቅ። መጽሐፍትንም ጠይቃቸው። አስተማሪዎችህን ጠይቃቸው። በቃ የዛን ጊዜ ጥያቄ ጭንቅላት ውስጥ ካልተፈጠረብህ ብዙ እውቀት ትሸከማለህ። ብዙ እውቀት ትይዛለህ እያልኩ እመክረዋለሁ እና አንደኛ ውጣ። ደግሞም በጸሎት በርታ። ጸልይ አውጅ የእግዚአብሔርን ቃል አንብብ። ትልቅ ሰው ሁን። እንደ ዛፍ እንደ ሊባኖስ ዛፍ ትልቁን ስር ስደድ ቅርንጫፍ አውጣ። ቅርንጫፍህ ወደ ላይ ይርዘም ስርህ ወደ ታች ይስደድ። ለብዙ ሰው መጠለያ ሁን እለዋለሁ እደግ። ይሄ እንግዲህ ማበረታታት ይባላል። ትልቅ ተጽዕኖ እንዲኖረው አለም አቀፋዊ ተጽዕኖ እንዲኖረውም እፈልጋለሁ። ቋንቋ በተቻለ መጠን የእንግሊዝኛ ቋንቋ አረበኛ። እንዲችል አንዳንድ እንግዲህ ፍሬንቺም ሊሆን ይችላል ጀርመንም ሊሆን ይችላል ኢንተርናሽናል ቋንቋዎች እንዲያውቅ። ከሀገር ውስጥም ደግሞ ኦሮምኛ ቋንቋ አማርኛ ትግርኛ ቢችል በቃ። ወንጌልም ለመስበክ እንግዲህ የእግዚአብሔር ጥሪ አለበት። እና ያንን በእውቀት በጥበብ በማስተዋል በምክር በሃይል እግዚአብሔርን በመፍራት እንዲያድግ። በደንብ ነው እንግዲህ የምመክረው ማበረታታው ማበረታታት ማለት እንግዲህ መምከር ይመስለኛል። እሱም አንዳንዴ ሲበረታ አየዋለሁ ምክሬን እየወሰደ ሌላ ጊዜ ደግሞ ምክሬን ጥሎ ያሳዝነኛል። ቢጠቀምበት ለራሱ ስለሆነ እኔ ምንም ብዬ አይደለም ስለምወደው ነው ምክር የምሰጠው። እንዳይጎዳ እንዲያፈራ ፍሬም እንዲሆን ውጤታማ እንዲሆን። እኔ ያየሁት ችግር እሱ እንዳይቸገር እኔ በወጣሁበት ዳገት እሱ እንዳይወጣ። ለሱ ነገሮች ሁሉ ሜዳ እንዲሆኑለት የተስተካከሉ እንዲሆኑ። ነው እንግዲህ መምረጥ የሱ ጉዳይ ነው። በርግጥ እኔ ግን አቀርባለሁ እና እንዲመርጥ ትክክለኛውን እንዲመርጥ እመክረዋለሁ አበረታታዋለሁ። ልጄን እያሱም ደግሞ እንዳይቸኩል ቤት ውስጥ እንዳይሯሯጥ። መሯሯጥ ድንገት መውደቅ እንዳለ ከወደቁ ደግሞ መጎዳት እንዳለ እመክረዋለሁ። አስተውል እለዋለሁ ከሩጫ ይልቅ ማስተዋል ይበልጣል እለዋለሁ። እና ያስተዋለ ሰው እንዴት አድርጎ አይኑን ይጠቀማል ጆሮውን ይጠቀማል። ስሜት ህዋሳቶቹን አእምሮውን ይጠቀማል መንፈሱን ይጠቀማል። ማያስተውል ሰው ግን ያለውን ሀብት ሁሉ ያባክናል ስለዚህ ልጄ እያሱ አስተውለህ አድርግ። ከወንድምህ ከአቤኔዘር ጋር አትጣላ እለዋለሁ። እለዋለሁ እና አቤኔዘርንም አታልቅስ በተለይ ምግብ ሲቀርብ ለምንድነው የምታለቅሰው? ብዬ እመክረዋለሁ እና ዲቮራንም እንደዚሁ አስተውይ እላታለሁ። እነዚህ ሁሉ ምንድን ናቸው ምክር ይባላሉ። እንግዲህ ምክር በጣም ለሰው አስፈላጊ ነው የሰው ህይወት ያለ ምክር መቆም አይችልም። ካላበረታታነው ጎሽ አይዞህ በርታ ከጎንህ ነኝ እኔ እደግፍሃለሁ። አብሬሃለሁ ስንለው ነው። እንኳን ሰው ሰውን እግዚአብሔር ሰውን ያበረታታዋል ደግሞ ካላበረታታው አይሆንም እግዚአብሔር ካላበረታታን ማንም ሰው መድፈር አይችልም። በራሱ በተፈጥሮ ቻሌንጆችን ማሸነፍ አይችልም። እና እግዚአብሔር ደግሞ በመንፈሱ ያበረታታል ማለት ነው ሰውን ያበረታዋል። ከመናገር አልፎ ከቃል ማበረታቻ አልፎ በርግጥ እሱ ቃሉን መንፈስ ነው አንዴ ሲነገር ያበረታታል። ስለዚህ ልጄንም ዲቦራን እንደዚሁ ነው የምመክራት። አታጥፊ ጎበዝ ልጅ ሁኝ ጭዋ ልጅ ሁኝ አዋቂ ልጅ ሁኝ ብዬ እያበረታታው። ባለቤቴንም ምህረትን እንደዚሁ አበረታታታለሁ በምትሰራው ስራ ሁሉ በምትሰራው ስራ ሁሉ አበረታታታለሁ። ጭዋ ሁኝ በርቺ ጎብዢ አገልግሎትሽን በጣም ውደጂው አገልግሎትን እንደ ፍሬያማ እርሻ ተንከባከቢው። እላታለሁ እኔም ራሴን እመክራለሁ አበረታታለሁ። ጓደኞቼንም በእውነት በአንድ

የት የምትወደው ከተማ የት ነው የሚለው? እኔ እንግዲህ የምወዳቸው ከተሞች ብዙ ብዙ አይደሉም ነገር ግን አዲስ አበባ ከተማ አንዱ ነው ከምወደው ከተሞች መካከል። አሁን እየኖርኩበት ያለው የኢትዮጵያ ዋና ከተማ አዲስ አበባ አንዱ ነው። ሁለተኛው የድሬዳዋ ከተማ ነው። ኢትዮጵያ ውስጥ ከሆነ ሀዋሳ ሌላው ሀዋሳ ነው። ሌላው አዋሳ ነው። ባህር ዳርን አላየሁትም ጥሩ ከተማ ነው ይላሉ። እንግዲህ በሀዋሳንና ድሬዳዋን እንኳን አይቻለሁ ሀረርም ኖሬያለሁ። ከትናንሽ ከተማዎች ደግሞ ቡታጅራ እሷም ምንም አትልም ደህና ከተማ ነች። ታወን ነች ሲቲ አትባልም። እና አዲስ አበባ ግን ሲቲ ነው ከ10 ሚሊየን ህዝብ በላይ በአሁኑ ሰዓት የሚኖርበት ትልቅ ከተማ ነው። እና ያ ከተማ በምን ወደድከው ብትለኝ ብዙ መገለጫዎች አሉ። አዲስ አበባ ከተማ የምወድበት አንደኛ የ የሀገሪቷ ዋና ከተማ ነው። ሁለተኛ የ የ ህዝቡ ቁጥር ከፍተኛ እና ብዙ ነው። ሶስተኛ ሰፊ የመሬት ክልል የሚሸፍን ነው። አራተኛ ብዙ የስራ እድል ያለበት ከተማ ነው። የትምህርት እድል የስራ እድል ገንዘብ ደግሞ የሚሰራባቸውም ገንዘባችንንም ደግሞ አውጥተን ልዩ ልዩ ነገሮች የሚያስፈልጉንን የምንገበያይባቸው ከተማ ነው። ሌላው ደግሞ ችግር ኢትዮጵያ ውስጥ በሚከሰትበት ጊዜ በአብዛኛው በአዲስ አበባ ያለው ህዝብ የተሰበጣጠረና ከልዩ ልዩ ብሄር ከልዩ ከእንዱም ከአለም አቀፍ ደረጃ ጀምሮ የተሰበጣጠረ ህዝብ ስለሚኖርበት። ኢትዮጵያ ውስጥ አሁን ያለው አይነት የጎሳ ፖለቲካ እርግጥ አሁን እየከሰመ እየሄደ ያለ ይመስለኛል። ላለበት ሁኔታ ወይም የጎሳ ፖለቲካ ብዙ የማይገንበትና አስተዳደራዊ ሁኔታው በተቻለ መጠን ጤናማ ነው። እንግዲህ ብዙ የተማረ የሰው ሀይል ያለበት ከተማ ነው ዋና ከተማ እንደመሆነ መጠን ብዙ ሀብት የሀገሪቱን ምናልባት አብዛኛውን ሀብት ጠቅልሎ የያዘ ከተማ ነውና በዚህ ረገድ ከብዙ እንግዲህ እንደ ትልቅ ተራራ ማለት ነው። ሊሰወር የማይቻለው ከተማ ስለሆነ በዛ ረገድ ለኔ ካለው አስተዋጽኦ ከሚረዳኝ ከጥቅሙ ከሁኔታው አንፃር አዲስ አበባ ከተማን እንደ ራሴ ከተማ እና ደግሞ የእግዚአብሔር የሰጠኝን ሀሳብና ፈቃድ የምፈጽምበት ዋናው ስፍራ ነው። ወይም አውራው ስፍራ ነው ብዬ መውሰድ እችላለሁ። እና ለዛም ደግሞ እግዚአብሔር ይረዳኛል። በእውነት አዲስ አበባ ከተማ ብዙ የሚጎበኙ ነገሮችም አሉት። ቅርሶች አሉት ገዳማት አሉት መስጊዶች አሉት አብያተ ክርስቲያናት አሉት እንግዲህ ብዙ የሀገሪቱ ጸሀፊዎች የሀገሪቱ ታላላቅ ሰዎች የሀገሪቱ ስመጥር ሰዎች ያሉት እዛው አዲስ አበባ ከተማ ነው። አዲስ አበባ ለመረጃ ለእድገት የራስን ተሰጥኦ ለማሳደግ እና ደግሞ ከፍ ያለ ዋጋ ያለውን ነገር ለማቅረብ ምቹ ከተማ ነች ማለት ይቻላል። እንግዲህ ይሄ የኔ ግምጋሜ ሊሆን ይችላል። ሰው እንግዲህ የሚወደውን ነገር ምናልባት አግንነውም ሊናገር ይችላል። እንግዲህ ምናልባት ካላጋነንኩ በስተቀር ኢትዮጵያ ውስጥ እንደ አዲስ አበባ ከተማ ፈጣን እድገትም ብዙ ህዝብ ቁጥርም ምቹ የእድገት ሁኔታ ነው ያለው። ሌላ ከተማ ያለ አይመስለኝም። በሁሉም አቅጣጫ የእድገት አቅጣጫዎች ሁሉ አዲስ አበባ ከተማ የሀገሪቱ እምብርት የሀገሪቱ ዋና ቁንጮ እና የሀገሪቱ መሰማሪያ ስፍራ ነው። እንግዲህ አዲስ አበባ ከተማ እኔ ተወዳጁ ከተማ ነው ብዬ ለራሴ እወስደዋለሁ

በስልክ ገንዘብ ትልካለህ ወይ? ለሚለው ጥያቄ ያው በስልክ ገንዘብ እልካለሁ በአብዛኛው እንግዲህ በስልክ ገንዘብ ያው ምልክ ሰው ነኝ በአብዛኛው አሁን ላይ በሀገራችን ስልክ አንዱ የገንዘብ መላላኪያ መንገድ ሆኗል ሰዎች አሁን ለምሳሌ ኦንላይን ስራም እኮ ያው ገንዘብ የምንቀበለው በስልክ ነው አሁን ሜታ ማስክ ከፍተን ከሜታ ማስክ ደግሞ እንደገና ወደ ራሳችን አካውንት ገንዘብ መላክም ያው በስልክ ገንዘብ መላክ ነው በብዙ መንገድ ያው በስልክ ገንዘብ እንልካለን በስልክ ብዙ ጊዜ ሰዎች ገንዘብ ይልካሉ ማለት ነው እና በስልክ ገንዘብ የሚላከው ነገር ለምሳሌ ሞባይል ባንኪንግ ይባላል እኛ ሀገር ሞባይል ተጠቅመን ስልኩን ተጠቅመን ለምሳሌ የሆነ ሰው እንትን ለሆነ ሰው ገንዘብ መላክ ብፈልግ እልካለሁ ማለት ነው አፕም አለው የኢትዮጵያ ኮሜርሻል ባንክ ኦፍ ኢትዮጵያ የሚል የኢትዮጵያ ንግድ ባንክ ወይም ሲቢኢ ወይም ኮሜርሻል ባንክ ኦፍ ኢትዮጵያ ብለው አፕም አለ እሱን አፕ አፑን ከፕሌይ ስቶር ወይም ከአፕ ስቶር እናውርድና አብዛኛው የኔ አንድሮይድ ስለሆነ ከፕሌይ ስቶር አውርጄ ያንን ለ ገንዘብ ለማውጣት ገንዘብ ለመላክ እጠቀምበታለሁ። በአብዛኛው እንደውም ሱቅም ራሱ ስሄድ ገንዘብ አካውንቴ ውስጥ ካለ እልከዋለሁ ማለት ቀጥታ ለምከፍለው ሰው ገንዘቡን እልከዋለሁ ማለት ነው እና ገንዘቡን ስልክ ያው ሰውየው እዛ ጋር ያረጋግጣል ሪሲቲውን አሳየዋለሁ ያው እዛ ጋር አፑን አጠቃቀሙን አውቃለሁ በሌላ መንገድም ደግሞ ያው ቁጥር በመጠቀም ኮከብ ስምንት ሰማንያ ዘጠኝ ስታር በማድረግ ማነው መሰላል በማድረግ እንደዛም የሚላክበት ሁኔታ አለ ገንዘብ ከንግድ ባንክ ወደ ንግድ ባንክ ከንግድ ባንክ ወደ ሌሎች ባንኮች ከንግድ ባንክ ደግሞ ወደ መብራት ሀይል የመብራት ክፍያ ከንግድ ባንክ ወደ ውሃ ክፍያ ከንግድ ባንክ ወደ ዋይፋይ ክፍያ ከንግድ ባንክ ወደ ሌላ የፋይናንስ አገልግሎት የሚሰጡ ተቋማት ከንግድ ባንክ ወደ ስልክ ወይም ቴሌ ኮሚኒኬሽን ክፍያ የስልክ ክፍያ ወይም ደግሞ የአየር ሰዓት ለመግዛት ወይም ደግሞ የየአየር ሰዓት ራሱ የኢንተርኔት የአየር ሰዓት አለ የድምጽ የአየር ሰዓት አለ እነዚህን ሁሉ አገልግሎቶች ለማግኘት ያው በስልክ ነው ገንዘብ የምንልከው ለባለቤቶቹ አገልግሎቱን ለሚሰጡን ሰዎች በስልክ ነው የምንልከው እና ይሄን በምናደርግ ጊዜ ያው አጠቃቀም ህጉን አውቀን እንደሚገባው በመጠቀም ትክክለኛውን አጠቃቀም በማድረግ የገንዘብ ጉዳይ ያው መቼም ጥንቃቄ ይፈልጋል ቁጥሮች ላይ ያለውን ነገር በደንብ በመለማመድ እንልካለን እንግዲህ ኤቲኤምም እንጠቀምበት ሁኔታ አለ በርግጥ አሁን ደግሞ ገንዘብ ለማውጣት ብቻ ሳይሆን ገንዘብም ለማስገባት ኢቲኤም ማሽን እየሰራ ያለበት ሁኔታ ነው ያለው ያው አስደናቂ ሆኗል እንግዲህ ቤታችን ቁጭ ብለን የ ስልክ የስማርት ፎን ወይም ደግሞ የዚህ የተንቀሳቃሽ ፊልም ማነው ስልክ ተች ስክሪን በመጠቀም ገንዘብ እንልካለን፣ ገንዘብ እንቀበላለን፣ ገንዘብ እናስተላልፋለን፣ ደግሞ ገንዘብ እንሰራለን እና ደግሞ እንገዛለን እንሸጣለን እንቀበላለን እና ከተለያዩ ዋሌቶች ወደ ንግድ ባንክ ከንግድ ባንክ ደግሞ ወደ ተለያዩ ባንኮች ወይም ዋሌቶችም ልንልክ እንችላለን ማለት ነው። እና እንደዚህ ከ አክችዋሊ ወደ ዋሊቶች መላክ አይቻልም።

ብዙ ሰነዶች ታዘጋጃለህ ወይ ለሚለው ጥያቄ? ያው ሰነዶች እንግዲህ እኔ መምህር እንደመሆኔ መጠን በሙያ ብዙ ሰነዶችን የማዘጋጀት ልምምድ አለኝ። ያው እንግዲህ ሰነዶች ታዘጋጃለህ ሚለው ጥያቄ ሲገባኝ ራስህ ጽፈህ ራስህ ሁሉ ነገር አቀነባብረህ ምናምን ሚለው ነገር ሊሆን ይችላል በአንድ በኩል በሌላ በኩል ደግሞ ተጽፎ ያሉ ወይም ተዘጋጅተው ያሉ ተበታትነው ያሉ ነገሮችን አንድ ላይ ማቀናጀትም ቢሆን ይችላል። እንግዲህ በዚህ አቅጣጫ እኔ በአብዛኛው ተጽፎ ተዘጋጅተው ያሉትን ነገሮች አዘጋጅቼ ሰነዶችን አንድ ላይ አቀነባብሬ አደራጅቼ አስቀምጬ አውቃለሁ። በተለይ በኮሌጅ የጥራት ባለሙያ የትምህርት ጥራት እና ጥራት ማረጋገጥ ሂደት ተቆጣጣሪ ሆኜ ወይም ባለሙያ አረጋጋጭ ሆኜ በምሰራበት ጊዜ መሪ ሆኜ በምሰራበት ጊዜ። የኮሌጁን ዶክመንቶች ኮሌጁ እውቅና ያገኘባቸውን እና ደግሞ እውቅና ለማግኘት ኮሌጁ የሚያስፈልጉትን ባለሙያዎች እንትን ነበረ ማለት ኮሌጁ እውቅና እንዲያገኝ የሚ የሚያስፈልጉትን ባለሙያዎች እንትን እላለሁ ማለት በቃ መሰ ጽሁፎች አሉ ለምሳሌ ሰነዶች የኮሌጁ ምስረታ የሚናገር ሰነድ አለ። የኮሌጁ የ የእንትን የጥራት ሂደት ምን እንደሚመስል ውስጣዊ የጥራት ሂደት ክትትል ምን እንደሚመስል ስታንዳርዱ ሚከታተል ዶክመንት አለ ወይም ደግሞ ሰነድ አለ። የኮሌጁ አመታዊ እቅድ ሰነድ አለ። የኮሌጁ ደሞ አምስ የአምስት አመት ስትራቴጂክ ፕላን ሰነድ አለ። የኮሌጁ ሪፖርት ወቅታዊ ሪፖርት ኮሌጁ በምን ደረጃ ላይ እንዳለ የሚያሳይ ሰነድ አለ። ኮሌጁ ደግሞ ባለፉት ባለፈው አምስት አመታት ምን እንደሰራ የሚጠየቅበት የሪፖርት ሰነድ አለ። እነዚህን ሁሉ አንድ ላይ ከየቦታው ከየዲፓርትመንቱ ተዘጋጅተው ሲመጡ እኔ ደግሞ ለሚመለከተው አካል አጠቃላይ የኮሌጁን ትምህርት ጥራት ለሚቆጣጠረውና ለሚከታተለው አካል ሰነዶችን በማዘጋጀት እነዛን ሰነዶች አጠቃላይ ኢዲት በማድረግ መርጅ በማድረግ ሬዲዩስ በማድረግ ፕሮዲዩስ በማድረግ ቼንጅ በማድረግ በማስተካከል እንግዲህ እነዚህ ቋንቋዎች በእንግሊዝኛ ምጠቀመው። ያው የኦንላይን ኦንላይን ላይ ያው ሬዲዩ ሬዲዩስ መቀነስ ከገጾችን በመቀነስ ገጾችን በመጨመር ገጾችን በማስተካከል የካሪኩለሙ ወይም ደግሞ ስርዓተ ትምህርቱ ይገመገማል። የስራተ ትምህርቱ ግምገማ ደግሞ በተቻለ መጠን ምን እንዲሆን ይፈለጋል? ያው በሰነድ እንዲዘጋጅ ይደረጋል። ከዚህ ቀደም የነበሩበት የስራ ትምህርቱ ላይ የነበሩ ፎልቶች ወይም ደግሞ ደካማ ጎኖች በጠንካራ ጎን ተተክተው ለኮሌጁ እንዲቀርብ ይደረጋል። እና በሚ እንደዚህ በሚደረግበት ጊዜ ያው ኮሌጁ በቂ የሆነ ሰነድ ማለት ብቁ የሆነ ሰነድ የካሪኩለም ወይም የስራ ትምህርት ሰነድ ይዞ እንዲገኝ ስለሚጠበቅበት ያ የሚጠበቅበትን ሰነድ በማዘጋጀት ሁኔታ ነው። እንግዲህ ያለው ያንን አስተማሪዎች ፕሮፌሰሮቹ በደንብ በስነ ስርዓት አዘጋጅተው ያመጡትን እኔ ደግሞ ከሌሎች ዶክመንቶች ጋራ ከሌሎች ሰነዶች ጋራ አንድ ላይ ተዘጋጅቶ እንዲቀርብ የጥራት ተቆጣጣሪው ድርጅት በሚፈልገው አይነት እንዲቀርብ የማድረግ የመስራት

ማር ትወዳለሁ ወይ ለሚለው ጥያቄ ምንም ጥያቄ የለውም ይሄ ምንም ጥያቄ የለውም ማለት ያው ግልጽ ነው። መልሱ ግልጽ ነው። እወዳለሁ ማለት ነው። ያው እማር ትወዳለህ ወይ ለሚለው ጥያቄ? ማር በደንብ ነው የምወደው በጣም እወዳለሁ። እኔ እንደውም ከጣፋጭ ነገሮች ከስኳርም ይልቅ ከስኳር ድንችም ይልቅ ከሸንኮራም ይልቅ። ማር በጣም እወዳለሁ በጣም እንግዲህ የማር መጣፈጥ ሁሉም ሰው ያውቃል። ፈረንጆቹም የሚወዱትን ሰው ወይም ሚስታቸውን ወይም ባላቸውን ማሬ ነው የሚሉት ሃኒ ነው የሚሉት። እና ጣፋጭ የኔ ውድ የኔ ጣፋጭ ማለት ነው። እና ማር እወዳለሁ። ማር ምን ያህል ተወዳጅ መሆኑን የምናውቀው በዛ ነው። አንድ በጣም እግዚአብሔር ከሰራቸው ነገሮች አስደናቂ ነገር ነው ከምግቦች አንዱ። ማር ነው። ያው ሁልጊዜም መቼም ማር ባንበላም ግን አልፎ አልፎ እንበላለን። ያ ደግሞ በጣም ማር መውደድ በጣም ጥሩ ነውና። ለጤንነትም በእኔ አንድ የአስረኛ ክፍል እንግሊዘኛ መጽሐፍ ላይ ስለማር የሚያወራ ነበረ ድሮ። እርግጠኛ አይደለም አስረኛው ወይ አስራ አንደኛ ክፍል ሃይስኩል እያለው እያለሁ ስለማር ጥቅም የሚያወራ እስካሁን አልረሳውም። እና ማር ለብዙ በሽታዎች እንደ መድሃኒት ነው። ምግብ ብቻ አይደለም። እርግጥ ሁሉም ምግብነት ያላቸው ነገሮች ለሰውነታችን እንደ መድሃኒት ናቸው። እውነቱን ለመናገር ከግሩም መድኃኒቶች ይልቅ ግሩም ናቸው እና። ይሄ ማርም በጣም ግሩም የሆነ መድሃኒት ነው ማለት ይቻላል። ለሰውነታችን በጣም አስፈላጊ የሆነ ጠቃሚ የሆነ መድሃኒት ነው። እንግዲህ ማር ስንጠቀም ብዙ ጊዜ ያው ጣፋጭ ነው በብዙ መልኩ ልንጠቀምበት ደግሞ እንችላለን። አሁን ለምሳሌ በጣም እኛ የምንወደው አንደኛ ወለላውን ነው የምንወደው። ግን ትኩስ ሆኖ በሚቆረጥ ጊዜ በጣም የልጅነት ትዝታ አለኝ ማር ላይ። አንድ ጊዜ ትኩስ ሆኖ ማለት ማር ሲቆረጥ። የሆነ የቤተክርስቲያን ቅጥር ግቢ ውስጥ አጥር ውስጥ ነበርና በቃ ፎይ አለው። ባለሙያ መጥቶ ማር ሲቆርጥ። ከእኔም አብሬ በቃ በጣም ጓጉቼ ለማየት እንዴት ነው ነገሩ ብዬ አብሬ ሄድኩኝና በርግጥ ንቦቹ ያስፈራሉ ቀላል አይደለም። ይናደፋሉ። ሄጄ ሳይ ሰውየው በቃ የሆነ ጭስ ነገር ይዞ ውሃ ነገር ይዞ ንቦቹን ከማሩ ላይ ወደ ሌላው በአንድ ከአንድ ሳይድ ካለ የማሩ ክፍል ወደ ሌላ ሳይድ እፍ እያለ ምን ጭስ እያጨሰባቸው ይገፋቸዋል። ከዛ በኋላ እንጀራውን የማሩን እንጀራ ብድግ ያደርገዋል ማለት ነው። እና ብድግ አድርጎ ያው ቆረጠ የሚባለው እንደዛ ነው ብድግ አድርጎ እቃ ላይ ያስቀምጠዋል። ያው ማሩ ከጢጣው ላይ ወይም ከእንጀራው ላይ ወደ እቃው ወደ ሚቀመጥበት እቃ ላይ ይንቆረቆራል ማንም ሳይነካው በተለይ ብዙ ውሃ ከተሸከመ ብዙ ማር ከተሸከመ እንደዛ ይንቆረቆራል። ከዛ በኋላ ያንን ትኩሱን ተመግቤ አውቃለሁ። እና ያ ትኩሱ በቃ በሚቆረጥበት ሰዓት ያለው የማሩ ቃና ልዩ ነው በጣም በቃ አስደሳች ነው። እና በጣም ጣፋጭ ነው። ውሃ ደግሞ ያስጥማል። ውሃ ሲጠጣ ደግሞ ሆድ ይነፋል። እና ያንን ነገር እኔ ኤክስፒሪያንስ አድርጌያለሁ። አድርጌ አውቃለሁ እና በጣም ደስ ይላል። ሌላው ደግሞ ያው ማር ሁለት አይነት አለው ማር ወለላና ማር እንጀራ የሚባል አለ። እንጀራው ያው ከውስጡ ወለላውን እየጨመቅን በአፋችን እያወጣን የምንጠቀመው ነው። ወለላው እንደሱ ነው። እንጀራው ደግሞ ማነው ወለላው ደግሞ ከውስጡ በማሽን ወይም ደግሞ በእጅ ጭምቅ አድርገው ወለላውን

ወተት ትጠጣለሁ ወይ ለሚለው ጥያቄ ወተት አዎ በጣም ነው የምጠጣው ወተት በጣም ነው የምወደው። ወተት ማን ይጠላል ማርና ወተት በጣም። ተወዳጅ ነገር ናቸው እኔ እንግዲህ በተፈጥሮዬ በልጅነቴ ብዙም የወተት በጣም አልወድም ነበር ምክንያቱም እኔ ከእናቴ ጡት ወተት በስተቀር የላም ወተት አግኝቼ አላደኩም በህፃንነቴ ያንን ነገር አላገኘሁም። ስላላገኘሁ ወተት እምብዛም ብዙም ትኩስ ወተት በተለይ የመጠጣት አቅሜ ደካማ ነበረ። ምናልባት አጥንቴ ያው ብዙም ትከሻዬ ሰፋ አይልም ወተት በጊዜው ስላላገኘው አጥንቶቼ እድገታቸውን ሙሉ ለሙሉ አልተጠቀሙም እና ተጨቁነዋል ምናልባት እንደዛ ሊሆን ይችላል። ብዬ አስባለሁ። ግን በተለይ ወተት ለአጥንት እድገት ለጥርስ ጥንካሬ ለልዩ ልዩ ነገር ወተት በጣም አስፈላጊ ነው። እንግዲህ ወተት በምንጠቀምበት ጊዜ አጥንታችን ይጠነክራል በደንብ ያድጋል ይሰፋል ይጠነክራል ብዙ ስጋ ለመሸከም ይዘጋጃል ማለት ነው። ነገር ግን ዝም ብሎ በደንብ ካልጠጣን በደንብ ካልተመገብን ወተትና ውጤቶቹን እድገታችን በተወሰነ ደረጃ አካላዊ እድገታችን ምናልባት ሊገታ ይችላል። ማደግ እንደሚገባን ያህል በስፋትና በጥልቀት በውፍረት ሊያድግ አይችልም። እና ወተት በጣም እኔ በብዙ መልኩ ነው የምወደው። ለምሳሌ በታሽጎ የሚሸጠው ይሄ ስቴራይል ተደርጎ በደንብ ታሽጎ የሚሸጠው እሱ በብዛት አሁን የምንጠቀመው እሱ ነው ገበያ ውስጥ ጥሬውንም እንጠጣዋለን በጣም ጣፋጭ ነው። በየሱቆቹ ይገኛል አሁን ለምሳሌ እዚህ ኢትዮጵያ ውስጥ የታወቀው አዲስ አበባ የሾላ ወተት የሚባል አለ። ላሜዴሪ ይባላል የሾላ ወተት እሱ በጣም እንግዲህ ታወቀ ነው ከላምበረት ከሾላ የታወቀ ነው። ያንን ወተት እንግዲህ የሚዘጋጀው ትልቅ ባለሀብት ኢትዮጵያዊ ባለሀብት ባለቤትነት የሚተዳደር ነው። ቀጥሎ ደግሞ ማማ ወተት የሚባል አለ ከወደ ከአዲስ አበባ ትንሽ ወጣ ብሎ ሰበታ ከሚባል አካባቢ የሚመጣ ነው እሱም ጣፋጭ ነው። እንደዛው እንግዲህ ወተት ሲባል ያው ትኩስ ወተት አለ እርጎ አለ የወተት ውጤቶች ደግሞ አይብና ቅቤ አሉ። ስለዚህ ትኩስ ወተት ማነው ወተት በምንልበት ጊዜ ሰፊ ሀሳብ ነው ውጤቶቹንም የሚጨምር ይመስለኛል። እና እርጎም በጣም ነው የምወደው። እና እኔ በልጅነት ስናሰማ ማለት በ እኔ በልጅነቴ ወተት ስላላገኘሁ ሰው ወተት እንድንጠጣ ላም ሰጥቶን ነበር እና ያቺ ላም አረብ በአድጋ በወልዳ ላም ሆና ረጅም ጊዜ ታለበችና ቢልልኝ የምትባል ላም ነበረች። እና ያው ጥጆች ወለደች ልጆች ወለደች በዛች ብዙ ሆኑና ያው ለረጅም ጊዜ እናቴም ያው ምትጠቀምባቸው ነበረ። በእነሱ እየተጠቀመች ነበረ። እና ከዛ በኋላ ያው አደገች ወተት ጠጣን ብዙ እንግዲህ ለስለዛ ያቺን ላም ስለሰጡን ሰውየውንም ማመስገን ያለብን ይመስለኛል። ሰውየውንም መባረክ ያለብን ይመስለኛል። እስቲ እሱንም አደርጋለሁ እግዚአብሔር ይረዳኛል። እና ያው ወተት በጣም ተወዳጅ እሺ ተወዳጅ መጥ ለልጆች በተለይ ላሞች ኖረው ልጆች እንደ ልብ ወተት ቢጠጡ ደስ ይለኛል። አሁን የኔ ልጆች የመጨረሻው ልጄ የብዙ የላም ወተት አላገኘም። አሁን አሁን ሳስበው በጣም አዝንለታለሁ ያሳዝነኛል። በወደፊቱ እድገቱና ህይወቱ ላይ ችግር እንዳስከትል የአእምሮአዊ እድገቱ ውስን እንዳይሆን የእንትን እድገታቸው ላይ ፀባያቸው ላይ ለውጥ እንዳያመጣ ወተት እንዲጠጡ እመኛለሁ። እግዚአብሔር ደግሞ

ትወዳለህ ወይ ለሚለው ይሄ ማን ይጠላል ነው የምለው ማን ይጠላል? የጨረቃ ብርሃን በጣም ነው ደስ የሚለኝ። እውነት ማታ ላይ ባትሪ ይዞ ከመሄድ ጨረቃ ስታበራ ከፀሀይ ተቀብላ ደግሞ ቢጫ ደስ ይላል። በቃ ልዩነቱ ራሱ የቀኑ መቼም ያው የእግዚአብሔር ስጦታ እንደዚሁ ወገግ ያለ ነው። ሌሊቱን ግን በጣም ነው የምትደግፈው ጨረቃ ራሷ በጣም ነው ደስ የምትለው እኔ ደስ ይለኛል የጨረቃ ብርሃን። ውብ ናት ጨረቃዋም ታምራለች። የእግዚአብሔር ስራ ምኑ ምኑ የትኛው ያስጠላል? ሁሉ ውብ ነው። እሱን የምናመሰግንበት ነው። እሱን የምናከብርበት ነው። እና የ ሳየው የጨረቃ ብርሃን ደስ ደስታን ይፈጥራል። በጣም በጣም ከኋላ ከኋላ እና የጨረቃ ብርሃን ትወዳለህ ወይ ለሚለው በጣም ነው የምወደው። ደስ ይለኛል እውነት እና በጨረቃ ብርሃን ውስጥ መንገድ ራሱ ሲሄድ አያ አያስጠላኝም። ጨለማ ነው እኔ ብዙ ማልወደውም ጨለማ አልወድም። የጨረቃ ብርሃንም ሆነ የኮኮብ ብርሃን በተለይ ደግሞ ጨረቃዋ ለኛም ቅርብ ስለሆነች ለመሬት ለፕላኔታችን ውብ ናት። እንደው አንዳንድ ሰው ቆንጆ መልክ ያለውንም ልጁንም ስም ጨረቃ ብሎ ያወጣል። ስሙን እና በጣም ደስ ይላል። ያው የሰርግ ጊዜስ ሃኒሙን አይደለ የሚባለው ጣፋጯ ጨረቃ። እና በጣም ተወዳጅ ነው። ጨረቃ እና በጣም ደስ የሚል ትእይንት ነው። የምታሳየን ወጣ ብለን ስናያት ጨረቃን በማታ በጣም ከውስጧ ውጡ ውጡ አይልም መቼም ምሽት ስለሆነ ገብተን ለመተኛት ግዴታ ነው። እንጂ የጨረቃ ብርሃንማ በጣም ተወዳጅ ነገር ነው። ደስ ይላል። እና በጨረቃ ያው በርግጥ መጽሐፍ አይነበብበትም መጽሐፍ አያስነብብም ውስጡ ቁጭ ብሎ ለማንበብ አያመችም። እንጂ ወክ ለማድረግ። በቃ በውስጡ ለመንቀሳቀስ በተለይ የሆነ ጥግ ሆኖ ጨረቃዋን እያዩ ለመደሰት። አይንም እንደ ፀሀይ አትወጋም። ስናያት ኳስ መስላ በቃ እንደ አምፖልም ራሱ ብዙ እንትን አትልም አትደምቅም። ነገር ግን ታሳየናለች። አንዳንድ ነገሮች የሩቅ ነገሮችን በጥራት ባታሳይም ቅርብ ያለን ነገር በደንብ ታሳያለች። እና ጨረቃ ድንቡሎቃ እንላለን እኛ ሀገር። አጼ ቤት ገባ ገባች አውቃ ተብሎ ይዘፈንላታል። ሁሉ እና ጨረቃ ብዙ ትዝታ አላት በልጅነት ጊዜ ጨረቃ ድንብሎቃ እየተባለ ይነገርላታል። ያው እንግዲህ አንተም ስነ ቃል እንድትማር ስለምንፈልግ እየነገርንህ ነው። ያለውን ነገር ጨረቃ ድንቡሎቃ አጼ ቤት ገባቸው እውቃ አጼ ቤት ያሉ ሰዎች ፈለጉ ፈላለጉ ፈተሹ ፈታተሹ ፈተጉ ፈታተጉ። ስንዴ ቆሎ ዳቦ ቆሎ ምናምን ይላሉ እንግዲህ ልጆቹ ናቸው። እኔ ረስቸዋለሁ ድሮ ነው የተጫወትኩት ይሄንን። እና የልጅነት ጨዋታችን ውስጥ ራሱ ጨረቃ ስፍራ ያላት ነች። እና ጨረቃ በጣም ደስ ምትል ነገር ነች። እና በጣም ቆንጆ ነች። በቃ ጨረቃ በአብዛኛው የጊዜ መቁጠሪያ ነች። በተለይ ሃያ ስምንት ቀን ነው መሰለኝ የምትቆየው አራት ሳምንት ከውልደቷ እስከ ትልቅ ሆና እስከምትጠፋ ድረስ አራት ሳምንት ይፈጅባታል ይባላል። እንግዲህ ከዛ ውስጥ በአብዛኛው አድጋ በደንብ ደምቃ የምናያት የተወሰነ ጊዜ ነው ምናልባት ሁለት ሳምንት ሊሆን ይችላል። እኔ እንጃ አሁን አሁን እንደውም ብዙም አላያትም ወደ ውጪ አናይም ይሆናል ያው ከተማም ስለሆንን መብራት የመንገድ መብራቱም ምኑም ይሸውደናል መሰለኝ። እንጂ ጨረቃ በተለይ ገጠር አንዷ የብርሃን ምንጭ ነች የተፈጥሮ የብርሃን ምንጭ ነች። ሰው በገጠር ባትሪ ጨረቃ ካለች ባትሪ አይዝም ውሃ ራሱ ሊያጠጣ ሲወጣ። ሌሊት በጨረቃ ብርሃን ነው በቃ ሚያጠጣው ማለት ነው። እና አትክልት ሊያጠጣ ሲወጣ ማለት ነው። እና ጨረቃ በጣም ውብ ናት። እና በጨረቃ ውስጥ መሆን ደስ ያሰኘኛል እኔ እወዳለሁ። እንግዲህ እንደኔ የሚወዱ ብዙ ሰው